እኔ እንደማስበው ከሆነ ይሄ አማርኛን ህግ በደንብ የተከተለ አይመስለኝም ጥያቄው እ ምክንያቱም የምታውቀውን አንድ ምሳሌ ንገረኝ የምን ምሳሌ ምሳሌያዊ አነጋገር ነው እ የሆነ ነገር ግልጽ አድርገህ ለዛ ነገር ምሳሌ ፈልገህ ነው ጥያቄው ትንሽዬ ግልጽ አይደለም። ግን እሺ ምሳሌ አንተ ምንድነው የምትወደው ለምትወደው ነገር ምሳሌ ስጠኝ ከተባልኩኝ እኔ የምወደው ኳስን ነው። የምወደው ቼልሲ ነው የምወደው አንዱን ነው። እንደዛ ማለት ይቻላል ከምትወደው ምግብ ምሳሌ ከሆነ ደግሞ ሽሮ ወጥ ምናምን እ ምሳሌ ሊሆን ይችላል። ምሳሌ አነጋገር ደግሞ ከሆነ እ ምሳሌ የምሳሌ አነጋገር ምሳሌ ደግሞ የቆጡን አወርድ ብላ የብብቷን ጣለች የሚባል አንድ አባባልም አለ። እንዲሁም ደግሞ ምሳሌያዊ አነጋገርም አለ። ከዛ ውጭ ለብ ከነርእሶቹ በርዕሱ መሰረት አድርጎ የተለያዩ ምሳሌዎችን መጥቀስ እንችላለን። እ በዛ ምክንያት ይሄን ጥያቄ በደንብ ግልጽ የሆነ አይደለም ለማለት ነው።

በቤቴ ለቤተ ወሳኝ የሆነ እቃዎች አሉኝ የቤት መገልገያዎች። የምግብ ማዘጋጀዎች አሉ መቀመጫዎች አሉ አልጋዎች አሉ የልብስ ማስቀመጫዎች አሉ ብዙ ነገሮች አሉ ቲቪዎችም አሉ ለመዝናናት የምንጠቀምባቸው አሉ ለመጸዳጃ የምንጠቀማቸው እቃዎች አሉን። እነዚህ እነዚህ አይነት እቃዎች አሉን አዎ። የአንዳንዱ ለማብራራት ብዙ ሰዓት ይፈጃል። ከዛ ውጪ ለምሳሌ ያክል ከመቀመጫ እንደ ጤረጵዛዎች አሉ ቴብሎች አሉ። ለመተኛት የምንጠቀመው አልጋው አለን። አለ ምግብ ደግሞ የምንጠቀመው ለማዘጋጀነት እንደ ብረትዲስት ፌርሞስ የመሳሰሉ እቃዎች አሉ። ለመብላት ደግሞ ያኛው ለማዘጋጀት ከሆነ ለመብላት ደግሞ እንደነሳህን ትናንሽ ሳሀኖች አሉ ለየግል የሚጠቀሙ አብዛኛው ጊዜ እሱን ለበአል የሚጠቀሙ እኛ ትሪ የሚባል ነው የምንጠቀመው እንደ ቤተሰብ አብሮ ለመብላት የሚጠቀም ትሪ ይኖረናል። እንደዚህ አይነት እቃዎች አሉን። ለመታጠቢያ አንድ ብቻ እንትን ነው ጀርካን የሆነ ነገር አለ እነሱን ውሃ ለማጠራቀምያ እንጠቀምባቸዋለን እንደኔ ጀርካን እንደነ ኦሮቶ የመሳሰሉት እቃዎችን ማለት ነው። ጋን የሚባሉ ነገሮችም አሉ በባህላዊ የተሰሩ ነገሮች አሉ። እንስራ የሚባሉ በባህላዊ የተሰሩ የውሃ ማጠራቀሚያ እቃዎችን ቤት ውስጥ እንገለገልባቸኋለን።

በስልክ ገንዝብ ትልካለህ አዎ እልካለሁ ትናናሽ ገዝቦች ለምሳሌ ያህል ካፊት ካፊቴሪያዎች ምናምን ስጠቀም እኔ ገንዝብ ካሽ መጠቀም ራሱ ካቆምኩኝ ሰነባብቻለው ገንዘብ እኔ ምልከው በስልኬ ነው። ከሰዎች ጋር ኮሚኒኬት የማደርገው በስልኬ ነው። ትራንስፈር አደርጋለሁ። የምፈልገው አይነት ነገር አገኛለሁ። ቁርጥ መብላት ከፈለኩ ምግብ መብላት ከፈለኩ ቡና መጠጣት ከፈለኩ ከሱቆች አንዳንድ ቀን መግዛት ከፈለኩ በስልኬ ትራንስፈር አደረግላቸው እና ወይም አስተላልፍላቸው እና ከዛ እቃውን አገልግሎትን አገኛለሁ። ለምሳሌ ዛሬ ጠዋት ራሱ ለጥርሽ ብሩሽ የጥርስ ብሩሽ ሳይሆን ለጥርስ እንተን ሳሙና ወይም ሲግናል ብር በ በስልኬ ዘጠና ብር ከፍያለው። እና እኔ በስልኬ ነው አብዛኛውን ጊዜ የምጠቀምበት ገንዘብ። ገንዘብ ለማስተላለፍ ከሰዎች ለመቀበልም ለመላክም የምጠቀመው መንገድ ስልኬ ነው።